የምወደው ሽታ ሽቶ ነው አንዳንድ ለየት ያሉ ሽቶዎች አሉ። የእነርሱ ማኣዛ በጣም ነው ደስ የሚለኝ። በእኛ አካባቢ የሱዳን ሽቶዎች በብዛት ይመረጣሉ። ከተፈጥሮ ደግሞ አንዳንድ ዛፎች አበባ በሚያቡበት ወቅት። የአካባቢው ሽታ ደስ በሚል መዓዛ ጠረን አካባቢው ይታወዳል።

ለምሳ የሚሰጠው እረፍት አንድ ሰዓት ነው ምሳ ቤት ሰርቼ ቋጥሬ ነው የምሄደው። ከጓደኞቼ ጋር በጋራ ምሳ እንበላለን። ከዚያም ወደ ሻይ ቤት በመሄድ እንደየፍላጎታችን ሸይ የሚወድ ሸይ ቡና የሚወድ ቡና እንጠጣለን። አንዳንድ ጨዋታ አዋቂ ሰዎች ሲኖሩ ደግሞ የሳቅ ምንጭ ይሆኑናል።

ጠዋት ከመኝታ የምንነሳው ከንጋቱ በአስራ አንድ ሰዓት ላይ ነው። በጊዜ ስለምተኛ ጠዋት ለመንቃት አልቸገርም። ቀኔን የምጀምረው በጸሎት ነው። እኔ የኦርቶዶክስ ተዋህዶ አማኝ ነኝ። እናም ጠዋት ጠዋት በየቀኑ ውዳሴ ማርያም እደግማለሁ። ወይም እጸልያለሁ። ከዛም አንዳንዴ የቤት ውስጥ ስራዎችን እሰራለሁ ወይ አከናውናለሁ።

አዎ ጥፍሬን እቆርጣለሁ የእጄንም ሆነ የእግሬን ጥፍር ተከታትዬ ነው የምቆርጠው። ያደገ ጥፍር ሰይ ደስ አይለኝም። ቤት ውስጥ ምግብ ስለማበስል። የእጄን ንጽህና መጠበቅ ይኖርብኛል። በነገራችን ላይ። ያደገ የህፃናት ጥፍር እንደ ምላጭ በጣም ነው የሚቧጭረው። አጋጥሟችሁ ያውቃል?

የምወደው መክሰስ ቆሎ ነው። ቆሎ ከተለያዩ ጥራጥሬዎች ይዘጋጃል ብዙ ጊዜ ግን የሚዘጋጀው ከገብስ ነው። የገብስ ቆሎ ከባቄላ ከሽምብራ ወይም ከአተር ቆሎ ጋር ቀላቅለን መብላት ደስ ይለኛል። ድሮ ልጅ እያለሁ የመክሰስ ሰዓት ሲደርስ እናቴ በእፍኝ ሞልታ ነበር የምትሰጠኝ አሁን ድረስ አስታውሰዋለሁ። ያንን እየበላን በጎችን እንጠብቅ ነበር።